ቃልህን ትጠብቃለህ ለሚለው ጥያቄ? አዎ እጠብቃለሁ ለምሳሌ አሁን ቃሌን የምጠብቀው የሆነ ጓደኛዬ ይሄን ስራዎች መስራት አለብህ ካለኝ ከዛ ለጓደኛዬ ይሄን ስራዎችን። ቃልህን ትጠብቃለህ ለሚለው ጥያቄ? አዎ እጠብቃለሁ ለምሳሌ አሁን ቃሌን የምጠብቀው የሆነ ጓደኛዬ ይሄን ስራዎች መስራት አለብህ ካለኝ ከዛ ለጓደኛዬ ይሄን ስራዎችን። ምክንያት ነገ ያ ነገር ሰውን የሚያስቀይም ከሆነ ያው ሰውም እንዳይጠላኝ ያን እንበቃለን መቀየር ስላለብህ ቃሌን እጠብቃለሁ ማለት ነው። እና ደግሞ ያ ለምሳሌ ሚስጥር ከሆነ ይሄን ቃል ጠብቀህ ያዝልኝ ብሎ ያወራኝ ወይም ካለ ያንን ሚስጥር ጠብቄ ለብዙ ዘመናት አቆያለሁ ማለት ነው። የጓደኛዬ ሚስጥር እጠብቃለሁ። እና ደግሞ የቤተሰብ ችግር ቢገጥመኝ ያንን ቃል መጠበቅ ስላለብኝ ያንን ቃሉን ጠብቄ እስከ መጨረሻው እፋለማለሁ ማለት ነው። እና ያው ቃል መጠበቅ ታማኝነትን ስለሚገልጽ ያው ቃሌን እጠብቃለሁ ማለት ነው። እና ለምሳሌ አሁን ብዙ ስራዎችን ሚሰሩ አሉ ያንን ስራዎችን ምሰራው አሁን በዚህ ቀን አድርስልኝ ብሎ። ተነጋግሬ ያንን ባሰበው ቀን ይሄን በጠበቁበት ጠብቄ አደርሳለው ማለት ነው።

ስሜት በቤትህ ላይ ማሳየት ታሳያለህ ብሎ አዎ እችላለሁኝ ያው ከተናደድኩኝ እንደተናደድኩኝ ሰው ያቅብኛል ማለት ነው ፊቴ ላይ በቃ የሆነ የተናደደ የተቆጣ ፊት ይኖረኛል ማለት ነው ደግሞ ስሜት በፊትህ ላይ ታሳያለህ ለሚለው አዎ ከተደሰትኩም ደግሞ ፊቴ ፍክት ብሎ አሳያለሁ ማለት ነው ያ የትደሰትኩበት ምክንያት እኔ ውጤታማ ሆኜ በጥሩ ውጤት ተመርቄም ከሆነ ያው ያ ያስደስተኛል ፊቴም በዚህ ላይ ያሳያል የደስታ ምልክቶች የደስታ ምልክት ያሳያል። እና ደግሞ የሆነ ሰዓት ተናድጄ ከሆነ ያ ፊቴ በቃ ፍኩት የነበረው ድብዝዝ ይላል ማለት ነው። የንዴት ስሜቶች የተቆጣ ፊት እና በጣም የተናደደ ፊት ያሳያል ማለት ነው። እና ያው እንግዲህ ስሜትን ላይ ታሳያለህ ለሚለው በሁለት አይነት መንገድ አሳያለሁ መለት ነው። አንዱ በተወጣ መልኩ ሁለተኛ የደግሞ ፍክት ባለ መልኩ የተወጣ መልኩ ያው በሆ ነገር ተናድጃለው ማለት ነው። በተደሰትኩ መልኩ ፍክት ባልኩ መልኩ አለው ማለት ነው። ሌላኛው ደግሞ

ደሞዝ በየትኛው ቀን ታገኛለህ ለሚለው ስራ ከጀመርኩኝ በአንድ እጀምራለሁ በሰላሳ ያው ወሩ ሊያርቅ ሲል አካባቢ በሃያ ስምንት እስከ ሰላሳ ባለው ቀናቶች ይሰጣሉ ደሞዝ ማለት ነው። ያው እንግዲህ የሚሰጥበት ምክንያት ምንድነው? ያው ሰላሳ ሞልቶ መስጠት ያው በሃያ ስምንት እስከ ሰላሳ ባለው ቀናት ይሰጥሀል። ይሄ ደሞዝ የቤት ኪራዮችም ካሉብ ትከፍላለህ የተለያዩ እና ሊያልቅብህ ይችላል ገንዘብ። ለኑ ለምግብነት የሚሞሉ እንትኖች እህሎች ልገዛ ትችላለህ። እና እና ብዙ እንድትሰራ ስለሚችል ቀደም ብሎ ከሃያ ስምንት እስከ ሰላሳ ባለው ቀናት። ደሞዝ ይከፈላል። ያው ደሞዝ እንግዲህ ሚከፈለው በየወሩ በየወሩ ነው። በዛን ጨምሮ ይከፈለኛል። ማለት ደሞዝ እና ያው እንግዲህ ደሞዝ እንግዲህ በየወሩ የምንከፍለው ሌላ የለውም በየወሩ ይከፍለኛል ማለት ነው። ደሞዜ እዚህ በዛ ቀን ይከፍላል ማለት ነው። ደሞዝ በየትኛው ቀን ታገኛለ የሚለው ከሃያ ስድስት እስከ ሰላሳ ባለው ቅናቶች። ደሞዝ አገኛለሁ ማለት ነው።

ገንዘብ ትቆጥባለህ ለሚለው አወ ገንዘብ እቆጥባለሁኝ ያው ገንዘብ ስቆጥብ ለተለያዩ ጥቅሞች ነው እና ገንዘብ ሳይቆጥብ መኖር አይቻልም። ነገ የተሻለ ቀን ትኖራለች ስለሚባል ያው ገንዘብ ቆጥበው ነው ለምሳሌ ህመሞች ቢኖሩ። ፈውስ የምታገኝ ያው ገንዘብ ከፍለን ሀክምና ማግኘት የምትችለው ገንዘቡን ከየት ታመጣዋለህ? ለሚለው ያው ገንዘቡ የተለያዩ ስራዎች ሰርተህ ያን በመቆጠብ ነው። ስለቆጠብኩ ነው ለነገ። ህክምና ታክሞ ልትድን የሚችለው እንጂ ሳይቆጥብ ገንዘብ ከየት አምጥተህ ትታከማለህ የሚለው ጥያቄም ስላለ። ገንዘቦችን እንደዚህ አድርጌ እጠቀማለሁ ማለት ነው። እና ላልዴ እንደዚህ አድርጌ እጠቀማለሁኝ ማለት ነው። የተለያዩ ጥቅሞች አሉ እና እንደዛ አድርጊ ገንዘቦችን እቆጥበዋለሁ ማለት ነው። እና ጥቅም አለው ማለት ነው። ገንዘብ መቆጠብ የተለያየ ጊዜ እቆጥባለሁኝ። ደብተር ለመግዛት ሊሆን ይችላል። ገንዘቦች እቆጥባለሁ ማለት ነው። ያው ገንዘብ መቆጠብ ለሰው ልጅ ጠቃሚ ነው። ብይ እመክራለሁኝ። ገንዘብ እቆጥባለሁኝ ማለት ነው። እና ያው ገንዘብ ልቆጥብ እመክራለሁ እኔም ገንዘብ እቆጥባለሁ አልተውም።

"ፍየል አይተህ ታውቃለህ?" ለሚለው ጥያቄ አዎ አይቼ አውቃለሁ። ፍየል ፍየል ነበሩን ቤት እኛ ፍየሎች መሃል ነው እና እነዛን ፍየሎች አግጄም አውቃለሁኝ ማለት ነው። ፍየሎች አይቼ አውቃለሁ ለማለት ያክል ነው። ያው ፍየሎችን ለተለያዩ ለምግብነት እንዲውሉ እንጠቀማቸዋለን ማለት ነው ሲታረዱ ያለው ፍየል ከዚህም አልፎ ያው ምግብነት ላይ ይውላል ማለት ነው፤ እና ደግሞ ፍየል ነበሩን ወደ ገበያ ሲሄዱ አያለውኝ። ወደ ገበያ ሲሄዱ እንግዲህ ያው ይሸጡና ገንዘብ እንደ ያመጣሉ ማለት ነው እና ለተለያዩ ገንዘቦችን ለማምጣት እንጠቀምባቸዋል ማለት ነው እና ደግሞ ከዚህም ባሻገር ለምግብነትም ይውላሉ ማለት ነው። ፍየሎች እናት አይነት ሰው ነው የሚሆነው ተገስተው እና ድም ሲሸጡ አያለሁኝ እና ድግሞ ሲሰማሩ አያለውኝ እኔም ያው ፍየሎች አሉኝ ብያለሁኝ እቅድ አለው ማለት ነው እና "ፍየል አይተሃል ወይ?" ለሚለው ጥያቄ አዎ አያለሁኝ። ፍየሎች ማለት ነው ላፍየል ያለበት አካባቢ ነው የምኖረው እና ብዙ ፍየሎች አሉን እኛ ከዚህም ባሻገር ሌላ ፍየሎች አያለው ማለት ነው። ያው እንግዲህ በጣም ጥቅም ያለው ፍየሎች ጥቅም አላቸው ማለት ነው።

በመንገድ ላይም ዩቲዩብ ትከፍታለህ ለሚለው? አዎ በመንገድ ላይ ሆኜ እየተጓዝኩኝ ወደ ህክምና ልታከም እየሄድኩ ሊሆን ይችላል። ቤተሰብ ለመጠየቅ ከሀገር ወደ ሀገር ላይ ልሆን እችላለሁኝ። በዛን ጊዜ ሲርበኝ ከመኪና እወርድና ምግብ አዝዠ እመገባለሁ ማለት ነው። ያው የሰው ልጅ ምግብ ሳይበላ መኖር አይችልም። እናም ሲርበኝ ወርጀ ምግቦችን አይነቶችን እመገባለሁ ማለት ነው። በመንገድ ላይ ላለ ሰው የሚሆኑ ምግቦች አሉ እነሱን ምግቦችን እመገባለሁ ማለት ነው። ያው በመንገድ ላይ ትገዛለህ ለሚለው አዎ እገዛለሁኝ። ሳልገዝ መቸም ይሁን ሳልመገብ ያን በመንገድ ላይ ያለውበት ጉዞም ቢያንስ ሁለት ቀን ሊፈጅ ይችላል። ያ ሁለት ቀን መቸም ሳይበላ አይታደርም። በልቼ መንገድ ላይ ጉዞዬን አደርጋለሁ ማለት ነው። የሰው ልጅ መቸም ምግብ ሲበላ ነው ሀይል የሚኖረው ጥንካሬም የሚኖረው ማለት ነው። እና ያው ምግቦችን እመገባለው ማለት ነው። መንገድ ላይ እገዛለው ማለት ነው። ምግቦችን

የሀገር ጓደኛ ንገር? ለሚለው ጥያቄ ያው የሀገር ጓደኛዬ በጣም ደስ የሚል ልጅ ነው እና ብዙ ጊዜ ሆኖናል ጓደኝነታችን ማለት ነው ይሄ ጓደኝነታችን እንግዲህ ጓደኛዬ በጣም ደስ የሚል ታታሪ ሰራተኛ ነው፤ በጣም ጎበዝ ተማሪ ነው። በቃ ዛሬ በቃ መስራት አለብኝ የሚለውን ስራዎች መስራት ነው የሚችለው ልጁ በጣም ጎበዝ ነው፤ መዝናናትን የሚወድ ልጅ ነው። ከመዝናናት አልፎ ቤተክርስቲያን ደግሞ ይከታተላል ሁሌ ጠዋት፣ ማታ ነው የሚሄደው የቤተክርስቲያኖች ይማራል እና በዚህም አልፎ ቤተሰቦችን ያግዛል እኔም አሁን ጓደኝነታችን በቃ ደስ የሚል ነው እኔ ያው ለምሳሌ ቢከፋኝ ከጎኔ ሆኖ በቃ እሱ ሆኖ እኔ ከጎን ነኝ በቃ በጣም ጎበዝ የሆነ ልጅ ነው። እና ያን ጓደኝነታችን እስካሁን ድረስ አለ ማለት ነው እና ያው ጓደኛዬ በጣም ደስ የሚል ባህሪ ያለው ነው። እና ሰው አክባሪ ነው ማለት ነው። በጣም ጎበዝ ተማሪ ማለት ነው። በጣም ደስ የሚል ልጅ ነው ማለት ነው፤ ጓደኝነታችን እስካሁን አለ ማለት ነው። እንኳን ነው ብዙ እየቀጠለ እስካሁን ድረስ አለ መሆኑ ወደ አይነታችን